ሹራብ እንዴት እንደሚሰፋ? ማለት መስፋት እኔ አልችልም ግን ያው ሲመስለኝ የሚሰፋው እንግዲህ ሁለት የተለያዩ ሁለት በመርፍ ትላልቄ መርፌ የሚያክሉ ትላልቅ ሹል ነገሮችን ትጠቅመን እንደምንሰራ አውቃለሁ እና ይሄ የተለያዩ እነዚህ እንትኖችን ክሮችን ወፍራም ክሮችን ጠቅልለን እንዲህ እያቆላለፈ ምናምን ብቻ ዝም ብለን እንደዛ ያደርግን ያው እኔ እንትን ብዬም ባላውቅም ያው ሰርቼም አላውቅም ግን ያው ሲሰራ ምናምን አያለሁ ሹራብሹራብ እና እንደዛ ነው ይሄ ሁለት መርፌዎች ጠቀመው እንደዚህ እያቆላለፉ እርስ በእርስ እየጠቀለሏቸው ምናምን ነው እንደዛ ልክ እንደዛ እየጠቀለሉ እየጠቀለሉ እየጠቀለሉ በቃ እንደዛ ይመጣላችኋል። ከዛ በቃ ያን ሹራብ ለሹራብ ብቻ ሳይሆን በቃ ለተለያዩ እስካልፎችን ምናምን ለተለያዩ በቃ ነገሮች ምናምን የተለያዩ የእንትኖችን የዳንቴሎች ምናምን የሚሰሩትም እንደዛ በዛ አማካኝነት ነው። እና ያው እኔ እንግዲህ ያው ብለምድ ደስ የሚለኝ ነገሮች አንዱ እሱ ነው ያው ደስ ይለኛል እኔ ያው ሲሰራ ሳይ ምናምን በጣም ነው ደስ የሚለኝ። እኔ ራሱ ያው አንድ ቀን ያው ብቻ እላለሁ ያው እንግዲህ ያው በብዛት ያው ሰው ሲሰራ ነው የሚሆነው እንደዛን ሰዎችም ደግሞ ያው ለመጠየቅም ያው እድል አልነበረኝም ያው እንደሱም ስራ ላይ ስለሚሆኑ ብዙ ጊዜ የመማር እድሉንም አላገኘሁም ነበር ማለት ነው። ስለዛ መስራት አልቻልኩም። ግን ያው ከዚህ በኋላ እንግዲህ ያው ለመስራት እንግዲህ አስባለሁ። ያው በራሴም ያው የተለያዩ ስካርፎችን የተለያዩ ዳንቴሎችን ምናምውን ሹራቦችን ያው ሹራብ ሽራብ ይሰራበታል እንደዛ ሽራብ ምናምንም እንደዛ እንደሚሰራ ስለማውቅ እኔም ያው በራሴ እንግዲህ መስራት እፈልጋለሁ ማለት ነው

ብዙ አይነት መሰሪያዎችን እጠቀማለሁ በጣም ብዙ አይነት ለምሳሌ አሁን ለትምህርት የሚያገለግሉኝ መጽሐፎችን እጠቀማለሁ መጽሐፍ ለማንበብ የተለያዩ ጥያቄዎችን ለመስራት ምናምን ከእሱ ለማየት መጽሐፍ እጠቀማለሁ። እንግዲህ ስክሪፕቶ ለመጻፍ ምናምን ስክሪፕቶ ጥያቄዎችን ለመስራት እሱንም በስክሪፕቶ ተጠቅሜ ማትስ ፊዚክስ ምናምን ያው በስክሪፕቶ የሰራውን እንግዲህ የምጠቀመው ላፒስ አለኝ እኔ እስራስ አለኝ እስራስ ያው መልስ ለመስራት ነው ብዙ ጊዜ ለማጥፋት ደግሞ ያው ላጲሶችን ምናምን እጠቀማለሁ ብዙ ያው ይሄ ከትምህርት አንፃር ነው። ትምህርት አንፃር ያው ቦርሳም አለ ቦርሳ እንትን የምልበት ነው ቦርሳ ደግሞ የተለያዩ እቃዎችን የምሸከምበት ምናምን መጽሐፎችንም ምይዝበት ደብተሮችንም ምይዝበት አጠቃላይ በቦርሳው ያው እንደ እንትንም ደብተርም ደግሞ እጠቀማለሁ። ደብተር የተለያዩ ደብተሮችን እጠቀማለሁ እነሱ ደግሞ ያው የምማራቸውን ትምህርቶች የምጽፍበትን ለየብቻ ለማትስ ለብቻ ለፊዚክስ ለብቻ ለኬሚስትሪ ለብቻ እንደዛ አድርጌ ምጽፈው ያው ያው በደብተር ነው። ምን ሌላም ምሳቃ እይዛለሁ ምሳቃ ምመገብበት ሊሆን ምመገብበት ሊሆን ይችላል እነዚህ ከትምህርት ቤት አኳያ በትምህርት ቤት ሆኜ የምጠቀምባቸው ሊሆኑ ይችላል። መቅረጫም አለ ደግሞ መቅረጫ እስራስ የምቀርጽበት ሲያልቅብኝ ምናምን እንደዛ ነው። ከቤት አኳያ ደግሞ ያው ቤት ሆኜ የምጠቀማቸው የተለያዩ ቁሳቁሶች አሉ እንግዲህ አንደኛውም ያው ስልኬን ነው ስልኬን ነው የምጠቀመው ስልኬን ነው ያው ራሱ የምጠቀመው ብዙ ጊዜ። ያው ላክ ከትምህርት ቤት ጋር ከትምህርት ጋር በተገናኘ ነገር ነው የተለያዩ ትምህርት የትምህርት ኮርሶች የትምህርት ሰሳብጀክቶችን የምመለከተው በስልኬ ነው። ከስልኬ ውጪ ደግሞ የተለያዩ ቅድም እንዳልኩት መጽሐፎች አሉ የተለያዩ አገዥ መጽሐፎችንም የምጠቀመው በቤቴ ውስጥ ባለው እንትን ነው መጽሐፍ ውስጥ ነው። የተለያዩ መጽሐፎች ነው የተለያዩ ሳነብ ብዙ ጊዜ ደግሞ እንትን ስለሚሆንብኝ ይሄ ብርሃኑ ላይቱ ምናምን እንዳይጉዳኝ ብዙ ጊዜ እንትን እጠቀማለሁ የመነፅሬ ጨረር የሚከላከል የስልክ ጨረርን የሚከላከል መነፅር እጠቀማለሁ። ሌላ ደግሞ ብዙ ጊዜ ያው ማታ ሲሆን ደግሞ እንትን እጠቀማለሁ ማለት ነው። ይሄ ምንድነው? ኤርፓድ አለች ኤርፓድ የምትባለዋ ማለት ነው። እሷን ሰክቼ ማታ ያው በቪዲዮ ስለሆነ ማጠናው ቪዲዮ ምናምን በቪዲዮ ምናምን አያለው። ትምህርታዊ ኮርሶችን እና ማታ ሲሆን ያው ሰው እንዳይብጠብጥ ምጠቀመው ይኸው ኤር ኤርፓድ ነው ማለት ነው። እነዚህ ከትምህርት አንፃር ነው የተለያዩ ደግሞ አሉ ያው ሌላም ቦታ የምጠቀማቸው ለምሳሌ የተለያየ ቤት ውስጥ አሁን ቤት ሳጸዳ ሊሆን ይችላል አይታወቅም። መጥረግያ እጠቀማለው ሞልዌያ እጠቀማለው። ለጸሎት ደግሞ ውዳሴ ማርያም በዛ ነው የማነበው። የተለያዩ ለመተኛት ራሱ ያው አልጋ ነው የምንጠቀመው አይደል? የተለያዩ አልጋዎችን ምናምን እጠቀማለሁ። ቲቪ አንዳንድ ጊዜ ለማየት ለመዝናናት ምናምን ያው ቤት ውስጥም ቲቪ አለ ቲቪ እመለከታለሁ። ብቻ በጣም ብዙ ነገሮች አሉ።

አዎ ይሄ ማንቀሳት ሲጀመር በጣም አስፈላጊ ከምላቸው ነገሮች አንዱ የሆነው ያው ማንቄሳት ነው። ሰው ያለ ማንቄያ ሰዓት ያው ቀድመን መነሳት ከፈለግን ያው ማንኛውንም ሰው ማንቂያ ሰዓት ማንቂያ ሰዓት መጠቀም አለበት ብዬ አስባለሁ ማለት ነው። ምክንያቱም በጣም አስፈለጊ ነገር ነው ያሰብነው ሰዓት እንድንነሳ የፈለግነውን ሳዓት እንድንነሳ ማንቂያ እሳት መጠቀም አስፈላጊ እኔ ብዙ ጊዜ ያው አብዛኛው ጊዜ ሙሉ ቀን ማለት ይቻላል ከሰኞ እስከ አርብ። አሁን እረፍት ላይ ስለሆንኩኝ ነው ከሰኞ እስከ አርብ ያው ክላስ ያለኝ ሰዓት ትምህርት ያለ ሰዓት አላርም እጠቀማለሁ አላርም የምሞላው ስንት ሰዓት ለ አስራ ሁለት ሩብ ጉዳይ ሲሆን ነው ለአስራ ሁለት ሩብ ጉዳይ ከሰኞ እስከ አርብ እሞላለሁ። ቅዳሜ ደግሞ እንዲህ ማጠናከሪያ ትምህርት አለ ማጠናከሪያ ትምህርት ስላለ አላርም የምሞላው ስንት ሰዓት ነው ወደ አንድ ሰዓት አካባቢ አንድ ሰዓት ነው። ትንሽ ጠፍቶብኛል እንትን እረፍት ላይም ስለሆነኩኝ አላስታውስም አላርሙንም ስላጠፉት። አንድ ሰዓት አካባቢ እሞላለሁ እሁድ ደግሞ ያው ቤተክርስቲያን ስለምሄድ እሁድ አስራ ሁለት ሰዓት ተኩል ነው እና ይሄ እንዳለ በቃ ከሰኞ ከእሁድ እስከ እሁድ ያለው ቀን እንዳለም በቃ የምንቀሳቀሰው እኔ የምጠቀመው አላርም ነው። አላርም አስፈላጊ ስለሆነ ያሰብኩት ሰዓት እንድነሳ አላርም ብዙ ጊዜ እጠቀማለሁ ወይም አለ ራሱ የሆነ ቀን እንደውም አንድ በአንድ የሆነ ጊዜ እንዲህ አምና ነው እና እንዲህ አላርም ሞልቼ ነበር ሞልቼ ነው የምነቃው እና አላርም ስለምሞላ። የሆነ ቀን እህቴ ነበረች እንደውም በአጋጣሚ እንትን ነበረ ይሄ? ምንድን ነበረ እንትን ብላኝ አላርሙን ስልኬን እየተጠቀመችው ነበር እና አላርሙ ሲጻራ እኔ ነቃውኝና እሷ ደግሞ ቀስቅሳኝ ቀስቅሳኝ ነበረና ያው የነቃው መስሏት ቀስቅሳኝ እኔ ብድግ ብዬ ነበር እኔ ስትነግረኝ ነው እንግዲህ አላስታውስም ብድግ ብዬ ነበር ከዛ አላርሙን አጠፋቸው። ከዛ ድንገት እኔ ስነሳ ሰዓት ሁለት ሰዓት ከሩብ ሆኗል ማለት ነው። ከዛ ምንድነው ግራ ገብቶኝ ድንግጥ አልኩኝ አላርሜ እንዴት? አልጮህም ምናምን ብዬ ለካ ያው እህቴ ባጋጣሚ አላርሙን አጥፍታው ነበር እና እኔም ደግሞ የነቃው መስሏት ነው። አላርሙን የጠፋችው እኔ በዛው ተኝቼ እንግዲህ ያው ክላሴ ያመለጠኝ ጊዜ ነበረ። ያው እዛ እንግዲህ አሁን ያንን መናገር የፈለኩት ያው ምን ያህል አላርም ለኔ እንደሚጠቅመኝ ነው ያው ያለ አላርም እንግዲህ በጣም ከባድ ነው የሚሆንልኝ አንዳንድ ጊዜ እኔ በተፈጥሮዬ እንትን ነው አንዳንዴ የሆነ ያሰብኩት ሰዓት ሲሆን አላርም እሚያስፈልገኝ አስታውሳለሁ። ወደ ከሁለት አመት በፊት ነው ምናምን እንዲህ ለፈተና ላጠና ለሊት ስንት ሰዓት አስር ሰዓት ሞላሁኝ እና የነቃሁት በቃ አስር ሰዓት ሊሆን ሲል በራሴ በቃ ራቅ ብዬ አንዳንዴ እንደዚህ ነው በቃ የሆነ ሳቅድ ምናምን በዚህ ሰዓት እነሳለሁ ስል አንዳንዴ ቃል አላርም ራሱ አያስፈልገኝ ማለት ነው። ያው ግን እንደዛ ይሆንል ብዬ ተማምኜ ያው እኔ አላርሙን አልተዎዉም ግን ያው እንደዛ ነው ብዙ ጊዜ አሁ እንደውም ብዙ አያጋጠመኝም አሁን ባላርም ነው። ምንቃዊ ግን አንዳንዴ ግን ያው እንዲህ በዚህ ሰዓት በቃ ነቃለሁ ካልኩኝ ከአላርሙ በፊት በቃ ብድግ ብዬ አላርሙን አጥፍቼ ምናምን ነው። እንትን የምለው ማለት ነው ይሄ የምነሳው ማለት ነው እና ብዙ ጊዜ አላርም እንደዛ ነው የምጠቀመው ማለት ነው። እና ለተለያዩ አላምም ለማታ ብቻ ነው አይደለም ለቀንም ልጠቀም እችላለሁ አንዳንድ ጊዜ ናፕ ሳደርግ ምናምንም። ብዙ ጊዜ በጣም ሰዓት እንዳሄድብኝ ቀድሜ የሆነ ለትንሽ ለሃያ ደቂቃ ለሰላሳ ደቂቃ ናፕ ለማረግ ከፈለኩኝ አላርም ሞልቼ ልክ ያቺ ሰዓት ስትደርስ ያው አላርሜን አጥፍቼ ወደ ጥናትም ሊሆንም ይችላል ብቻ በቃ የሆነ ሲደክመኝ ነው እንደዛ ናፕ የማደርገው ማለት ነው። እና ብቻ ለብዙ ነገር ያው አላርም እኔ እጠቀማለሁ ለብዙ ጊዜ ለብዙ ቀን አላርም የምጠቀም ሰው ነኝ ማለት ነው

እኔ ወደ ሱቅ አይ ብዙ ዝርዝር የምጠቀም አይነት ሰው አይደለሁም። ብዙ ጊዜ እኔ እኔ የምላከው ሱቅ እንትን ሲሆን ነው። ይሄ ትናንሽ ነገሮች እነዚህ ቲማቲም ሽንኩርት ምናምን ነው እና ያው እነሱ ነገሮች ያው ብዙ በእንትኔ ነው የሚይዘው በቃሌ ነው የሚይዛችሁ እነዛን ነገሮች በቃሌ ስለሚይዝ። ብዙ ጊዜ ዝርዝር አልጠቀመም ያው ብዙ ጊዜ ዝርዝር የምጠቀመው ወንዱ አያቴ ነው እሱ ነው ብዙ ጊዜ ገበያ ምናምን ሲሄድ። ብዙ ነገር ስለሚላክ ያው በወረቀት ጽፎ ነው። እንትን የሚለው ማለት ነው በወረቀት ጽፎ ዝርዝር ነገሮችን በወረቀት ጽፎ ነው። ከገበያ የሚያመጣው እና ያው እኔ ግን ያው ብዙ ጊዜ የምላከው ትናንሽ ነገሮችን አንድ ነገር ሁለት ነገር ምናምን ስለሆነ የምላክ ብዙም ያው ለመያዝ አልቸገርም። ዝርዝር ነገሮችን በአንዴ ቀብ አድርጌ ምናምን ብዙ ጊዜ ያው እንደዛ ነው የምለው አንዳንዴ ጊዜ ያው የምረሳበት አጋጣሚ አለ። አንዳንዴ ያው ሽንኩርት ተብዬ ቲማቲም የምመጣበት ጊዜ አለ ቲማቲም ተብዬ ሽንኩርት ማመጣበት ጊዜ አለ። አንድ ኪሎ ተብዬ ግማሽ ማመጣበት ጊዜ አለ ግማሽ ተብዬ ደግሞ እንዲህ አንድ ኪሎ ምናምን ያው ከስንት አንዴ ብዙ እንዲህ አይነት ስህተት አልፈጽምም። ከስንት አንዴ ነው እንደዚህ አይነት ስህተት የሚያጋጥመኝ እና ያው ቶሎ ብዬ ስህተቴን አርሜ ቶሎ ብዬ ያው እንግዲህ የተሳሳትኩትን ነገር ቶሎ አርሜ ኪሎ ከተባልኩም ወደ ኪሎ አስቀይራለሁ ግማሽ ከተባልኩም ወደ ግማሽ አድርጌ እነዚህን ነገሮች ያው ለማስተካከል እሞክራለሁ ማለት ነው። እና ያው በተረፈ ባጠቃላይ ያው ዝርዝር ነገሮችን ብዙ አልጠቀመም። ያው እንግዲህ ያው ልጠቀም እንግዲህ ያው የሚያስገድድ ነገር ሊኖር ይችላል እንግዲህ ከዚህ በኋላ በደፍረት እንግዲህ አልጠቀምም ማለት አልችልም። ያው እስካሁን ግን ዝርዝር ነገሮችን አልጠቀምም። ከዚህ በኋላ ቀን ያው ብዙ ጊዜው ገበያም የሚሄድበት አጋጣሚ ምናምን ከኖረ ዝርዝር ነገሮችን ያው ማየት አስፈለገ ምክንያቱም ያው ቀላል ነገር አይደለም። ያው ከዚህ ጊዜ አንደኛ ነገር እኔ ያው በቃሌ ራሱ የሚይዘው ዝርዝር ነገሮች አንድም አጭር ስለሆነ ነው ማለት ነው መንገዱ አጭር ነው። እዚሁ ጋር ሱቅ ነው ደረስ ብለህ አይጠፋብህም። በቃ እኔ ሰው እንትን ትላለህ ግን ያው ገበያ ሲሆን ግን ያው ራቅ ስለሚል ምናምን ያው በጣም ስለሚርቅ ምናምን እንደርቀቱ ይለያያል። ያው ራቅ ስለሚል ግን ያው ብዙ ነገሮች አሉ ከሰው ጋር ማውራት አለ በታክሲ መሄድ ምናምን እነዚህ ነገሮች ስላሉ ያው ሊጠፋብን ይችላል ማለት ነው

በብዙ ህዝብ መካከል መሆን ብዙ ያው እንደማውቃቸው ዎች ነው ሚወሰነው። እንደማ እንደማውቃቸው እንደማውቃቸው አሁን ለምሳሌ የማውቃቸው ሰዎች ጓደኞቼ ምናምን ብዙ ሆነን ከሆነ እንደዛ ምንም አይመስለኝም። ጓደኞቼ ከሆኑ ግን ያው ብዙም ማላውቃቸው ሰዎች ምናምን እኮ ሆኖ ያ ትንሽ ሊይደብሩኝ ይችላል። እኔ በተፈጥሮ የትንሽ እኔ አይነ አፋር ስለሆንኩኝ ብዙ ህዝብ ባለበት ቦታ መሆንም ሀሳቤንም መግለጽ ምናምን በቃ በጣም ነው የሚከብደኝ። ራሴንም ራሱ አልሆንም ያው ዝም ነው የምለው። ጸጥ ነው የምለው። እንግዲህ በማላውቃቸው ህዝቦች መካከል ከሆንኩ ትንሽ ለመግባባትም ያው ስለሚያስቸግረኝ ለዛ ለዛ ብዙ ጊዜ ያው በጣም ይከብደኛል ማለት ነው እና ብሰ ብሰበሰብ መጣሁ ያው እኔ ከጓደኞቼ እኮ ነው ምንም ችግር የለውም። ብዙ እንደውም በጣም ደስ የሚለኝ ሲጀመር ከጓደኞችህ ጋር ምናምን ሲሆን በዛ ስንል ስናወራ ምናምን በጣም ደስይለኛል ግን ከማላውቀው ሰው ጋር ሲሆን ብዙም ከማልግባባቸው ሰዎች ጋር ሲሆን ግን ያው እንዲህ ብዙም ማውራት ራሱ ደስ አይለኝም የሆነ ከ ከማፈር አንፃር ምናምን ነው። ያው አዲስ ነገር የለም እንዲህ ሆኖ ራሱ ያው አንዳንዴ ራሱ እንግዲህ እያወራህ ከጓደኞቼ ጋር ድንገት የሆነ አንድ ለየት ያለ ራሱ ሰው ከመጣ በቃ ዝም ራሱም ላይ ያስተውኝ በቃ የሆነ ብዙ ጊዜ አዲስ ሰው ሳይ ምናምን ይቀያየራል በቃ የሆነ አወራሬ ምንም ብዙ አላወራም እንደዛ የምጫወተው ብዙ ላልጫወት እችላለሁ ምናምን በዛ በዛ ብዙ ጊዜ ያው ሰው በተሰበሰበ ቦታ ያው ብዙ አለም መሻችም ማለት ነው።

ማብሰል እኔ አይችልም። ብዙ ጊዜ ሲጀመር ማብሰል ብቻ ሳይሆን ምግብ መስራት ራሱ እኔ አልችልም። ከድሮ ጀምሮ ነው ያው እኔን አስራ ስምንት አመቴ ነ። ያ ያምግብ መስራት ያለብኝ መልመድ ያለብኝ ጊዜ ነው። ግን ያው እስካሁን ለምግብ ለማብሰልም ሆነ ለመስራት እድሉን አላገኘም። ያው እኔ መስራት እፈልጋለሁ ያው ግዴታዬ ነው ሲጀመር ያው ከዚህ በኋላ ያው ወንደላጤም ሲኮን ምናምን መውጣትም አለከ ቤት። ብቻ ያው ለዛ ያም እንደዛ በቃ መስራት መለማመዱ አይከፋም። ያው ለጊዜው ምን አልችልም። ግን ያው መለመድ አፈለገል ብዙ ጊዜ መለመድ ፈልጌ አሁን እንትን ማለት አስፈልጋል የሆነ ለም በቃ እነሱ ሲሰሩ ማየት ምናምን እፈልግና ደሞ እኔ ደሞን ያስጠላኛል የሆነ ወይ አሁን ላይ እንኳን አንተ ማግ ጊዜው እድሉም የለኝም። ታይሙም የለኝም። አልሞስት አብዛኛውን ሰዓት የምትጠቀመው ጥናት ላይ ስለሆነ ጥናት ላይ ስለማተኩር ምናምን ያው እንትን እድሉም አይኖረኝ። ታይሙም አይኖረኝም፣ ግን ያው አሁን ይቺን አመት ስጨርስ ነው። ለዚች አመት እስከዚች አመት ነው ማጠናው ግን ያው ይቺን አመት ከጨረስኩ በኋላ እንግዲህ ያው ክረምቱን እንግዲህ ያው ለመለማመድም ሲሰራ ለማየት ምናምን እሞክራለሁ። ከዚህ በፊት በነበሩት ክረምቶች እንዲህ በቃ የሆነ መስራት ፈልግ ምናምን ለማየት ፈልግና ይደበረኝና ወይ ስልኬን ምናምን እጠቀማለሁ። ብዙ ጊዜ እኔ አሁን ያው ስልክ በጣም ተጠቃሚ ነበርኩኝ። አሁንም አጠቀማለሁ። የአሁን ግን ያው ትምህርት ጉዳዮች ምናምን ነው የምጠቀመው። እንጂ ብዙ የሚያዝናና ኢንተርቴይመንት ምናምን ብዙ አልመለከትም። እና ያው ያኔ ያለፉት ክረምት ላይ እንግዲህ ያው እንደዚህ ለማየት ማናምን እሞክራለሁ። እንግዲህ ለመስራት ምናምን እሞክርና፤ ለማየት ምናምን እነሱ ሲሰሩ አይቼ፤ እኔ ደግሞ ለመስራት ምናምን እዘጋጅና፤ በቃ የሆነ ሰዓት ላይ በቃ የሆነ ያስጠላኝና፤ ወይ በቃ የሆነ ሰንፋን ትንሽ ስንፍና ምናምንም ስላለ በቃ እንደዛ ሰንፌ ምናምን ያው እተዋለሁ ማለት ነው። እንግዲህ ይደብረኛል ምናምን ያው ስልኬን ወይ ብጠቀማለሁ ፊልም ላይ እችላለሁ። ምናገባኝ ምናምን ብዬ ብዙ ኬርለስ እሆናለሁ የሆነ ብዙ አላስተውልም በዛ በዛ አካባቢ ያው የእንትኔ የማለት እድሉ አልነበረኝም ማለት ነው። ያው አሁን ግን ያው እንትን ብለ ራሱ ትንሽ ጊዜ ያው ትንሽ ጊዜ መጠበቅ አለብኝ። አሁን ላይ ያው አብዛኛው ጊዜን የማሳልፈው ያው እንዳልኩት ጥናት ላይ ስሆንኩኝ ያው ታይሜን ሰጥቼ እንትን ማት አልችልም ምክንያቱም ያው ታይምም ስለሚወስድብኝ ማለት ነው። ግን ያው ክረምት ላይ ያው በተረጋገ መንፈስ ቀድሜ ያው ለመማር እፈልጋለሁ። እዘጋጃለሁ።

ብዙ ጊዜ ዜና ተከታታይ አይደሉም ዜና ሚያይ አይነት ሰው አይደሉም የተለያዩ ዜናዎች ማለት ነው። በቃ የስፖርትን ብትል የፖለቲካም የመዝናኛ ዜናው ብዙ የሚያይ የምመለከት አይነት ሰው አይደሉም። ግን ያው ትንሽ ያው አየሁ ከተባለ ያው በስልኬ ነው። በስልኬ ብዙ ጊዜ ያው የተለያየ የመዝናኛ ዜናዎችን ሊሆን ይችላል ምናምን አንዳንድ አንዳንድ ጊዜ ነው። ብዙ አላየም እኔ የትኛውም አይነት ኢንፎርሜሽን ብዙ ምሰማ አይነት ሰው ይሄው የሚጠቅመኝ ከሚጠቅመኝ ነገር ጋር ማለት ነው። የሚጠቅሙኝ ዜናዎች ለስለኔ የምፈልጋቸው እንደ ተማሪ እንደ ተማሪ ስሆን በቃ የሚያስፈልገኝ ትምህርታዊ ምናምን አይነት ከሆነ። እነሱ ነገሮች ለመከታተል ከተለያዩ ስራዬ ከስራዬ ጋር ነው የምገናኙ ዜናዎች ምናምን ኢንፎርሜሽኖች ከሆነ እንትን ለማለት ነው ምሞክረው ለመስማት ለማዳመጥ ለማንበብ ምናምን ለማየት እሞክራለሁ። እንጂ ሌላ የተለያዩ የፖለቲካ የመዝናኛ የስፖርት እነዚህ አይነት ዜናዎች ብዙ የምመለከት አይነት ሰው አይደለም። ያው በሰማውም ትንሽ የመዝናኛ የመዝናኛ ዜና ትንሽ ያህል ደስተኛ የመዝናኛ ዜና ደግሞ የምመላከተው ከእንትኔ ነው። ብዙ ጊዜ ከቲቪ ነው ቲቪ ምናምን ሲኖር ነው አንዳንዴ እንግዲህ ቁርስ ምሳ ምናምን እየበላው ምግብ እየበሉ ምናምን ሊሆን ይችላል። አንዳንዴ ያው እንደዛ የመዝናኛ ዜና ምናምን ልመለከት እችላለሁ ማለት ነው። የፖለቲካ ምናምን ብዙ ደስ አይለኝም የስፖርትም አድናቂ ደጋፊም አይደለሁም። ስፖርትም ስለማልመከት ያው እነዚህ ነገሮች የስፖርት ዜናዎችንም ለማየት ያው ይከብዳል ስፖርት ካልታወቀ ማለት ስፖርቱን ስለማላቅ ስለማያዝናናኝ ተመልካችም አደለሁም የስፖርቱን የስፖርቱን እና ዜናውንም በዛውን አልመለከትም ማለት ነው። በተረፈ እንግዲህ በስልኬ ነው ብዙውን ኢንፎርሜሽን ዜና የማየው ማለት ነው። የሚጠቅሙኝን ለኔ አስፈላጊ የምላቸውን ዜናዎችን በስልክ የተለያዩ ከዩቲዩብ ሊሆን ይችላል ከጉግል ሊሆን ይችላል የተለያዩ ዜናዎችን የምሰማበት ማደምጥበት የማነበበት ያው እንትኔ ምንጬ ወይም የምሰማው ከስልኬ ነው። ማለት ነው